መጽሐፍ እወዳለሁኝ ለማንበብ በተለይ ለሳይንስ ሳይንስ ነክ የሆኑ። የጥናትና ምርምር መጽሐፍቶችን ሁልጊዜ ባነብ ደስ ይለኛል። እና መጽሐፍቶችን በዛ መንገድ ያሉ መጽሐፍቶችን እወዳለሁኝ። እንደገና በቃ ሳይንስ የምናስተምርበት ሊሆን ይችላል። ጥናትና ምርምር የምንሰራበት መጽሐፍ ሊሆን ይችላል። እነሱን እወዳለሁኝ።

አዎ እህል መፍጨት አውቃለሁኝ በነዳጅ በኤሌክትሪክ እህል ይፈጫል። ስለዚህ የእንጀራ ህል የሽሮ ህል እንደውም ደግሞ የተለያዩ እህል አይነቶችን መፍጨት እችላለሁኝ። ስለዚህ መፍጨት የተለያየ እህሎችን መፍጨት እችላለሁኝ። እና በነዳጅ ሚፈጭ አለ በኤሌክትሪክ የሚፈጭ አለ። ፈጫለሁ

አዎ የትርፍ ጊዜ ማሳለፊያዎቸ ምንድን ናቸው? ተለያዩ መዝናናት፣ ወክ አንዳንዴ እንቀሳቀሳለሁ፣ ወደ ጥሩ ነፋሻም አካባቢዎች ሳራም አካባቢዎች ላይ፣ ወደ ተራራዎች አካባቢ በትርፍ ጊዜ እንቀሳቀሳለሁ። መጽሐፍቶችን አነባለሁኝ፤ ጥሩ ጥሩ መጽሐፍቶችን በደንብ አነባለሁኝ፤ እነዚህን ስፖርት ስፖርት እሰራለሁኝ።

እምማረው አዲስ ነገር ምናልባት የተለያዩ የሶፍትዌሮች የተለያዩ ቴክኒካል የሆኑ ኦንላይን ትምህርት አዳዲስ የቢዝነስ ስራዎች አሉ። እንደገና ደግሞ የተለያዩ ሶፍትዌሮችን መማር እፈልጋለሁኝ። እና በተለያየ አጋጣሚ ኦንላይን ብዙ ግዜ በመግባት እነዛን ነገሮች መማር እፈልጋለሁኝ። መጽሐፍ በማንበብ እንደዚሁ አዳዲስ ነገሮችን መማር ሳይንስን መማር ማወቅ እፈልጋለሁኝ

አዎ በመስመር ላይ እገዛለሁኝ፤ እና በመስመር ላይ ብዙ የተለያዩ ነገሮችን ግዢ አደርጋለሁኝ። ስለዚህ የተለያዩ በመስመር ላይ የሚሰሩ ሰዎ ሰዎች አሉ ነጋዴዎች አሉ። በዛ ላይ ግዢ እፈጽማለሁኝ የተለያዩ ነገሮችን አደርጋለሁ። ለቤት የቤት እቃዎችን ሞባይል የተለያዩ እንትኖችን የአየር ሰአቶችን በመስመር ላይ እገዛለሁኝ። ስለዚህ ተጠቃሚ ነኝ።

አዎ ፎቶ ማንሳት እወዳለሁኝ በተለይ ሰልፊ ራሴን በራሴ ለማንሳት እሞክራለሁ ጎደኞቼጋም ሆኜ በጋራ ፎቶ አነሳለሁ ጎደኞቼን እኔሰም አነሳለሁ ራሴን በራሴ የተለያዩ ተራራማ አካባቢዎች ወንዞች ሸንተራሮች አካባቢም ስንቀሳቀስ ፎቶዎቹን ደስ ስለሚሉ ፎቶ ማንሳት እወዳለሁኝ እና ጥሩ ነው። ማንሳት እወዳለሁ

አዎ እንደገና ጥቅም ላይ ማዋል አደርጋለሁኝ ለምሳሌ እንጨት እንጨትን ቤት ይሰራበታል። ቤት ከተሰራበት በኋላ ያ እንጨት። ለብዙ አመት ካገለገለ በኋላ ለቤት መስሪያነት ከዛ ካረጀ በኋላ ይፈርስና ለማገዶ እንደገና ያ አንጨት ለማግዶነት ይውላል። እና ብዙ ነገሮች የብቻ ሳይሆን እንጨት ወሳኝነት አለው። እና እንደገና ጥቅም ላይ ማዋል እችላለሁ አደርጋለሁኝ

ስታመም ስራ ካመመኝ ቀለል ያለ ህመም ከሆነ የተወሰነ ልቆይ እችላለሁ ግን የህመም ሁኔታ ትንሽ ጠንካር ካለ ወደ ቤቴ እሄዳለሁ ምክንያቱም ወደ ህክምና ሄጄ ህክምና እንዲደረግልኝ እና ከህመሙ እንድድን ነው የምጥረው። ብዙ ጊዜ ስራ ቦታ ላይ ከታመምኩ ለመቆየት እያመመኝ ለመቆየት ስለምቸገር። ቀለል ያለ ከሆነ እቆያለሁኝ የህመሙ ሁኔታ ካልሆነ ግን ወደ ቤቴ እሄዳለሁ

በመታጠቢያ ቤት ውስጥ ትዘምራለህ ወይ ብዙ እንደኔ በኔ አልዘምርም? ማለትም እኔ መታጠቢያ ቤት ከገባሁ በኋላ ታጥቤ ገላዬንም ሊሆን ይችላል ሰውነት ክፍሎችን ፊቴንም እጆቼንም ሊሆን ይችላል ታጥቤ ወደ እመለሳለሁኝ። እና ምንም አይነት ድምጽ የመ ዝመራ ምናምን አላደርግም አላካሄድም። እና አልዘምርም።

የምትወደው ሽታ ምንድነው? ለሚለው እኔ ሽታ በተለይ መጥፎ ሽታዎችን አልወድም። እነዚህ ከሽቶ አይነቶች ዶዶራንት አሉ ጥሩ ጥሩ ሽታ ያላቸው ሽቶዎች። ጥሩ ሽታ ያላቸው ለምሳሌ የአረብ ያ ማለት ሳውዲ አረቢያ ሽታ የሚመጡ አሉ። የዱባይ ሽታ ከዱባይ የሚመጡ ሽታዎች አሉ። እና እነሱ ደስ ይሉኛል እወዳቸዋለሁ።

አዎ። እርዳታ ሌሎችን መርዳት ትወዳለህ ነው የሚለው አዎ። መርዳት ለበጎ ነው ጥሩ ነው። መርዳት ለላይኛው ለ ጥሩ ነውና። እረዳለሁ መርዳት እወዳለሁ። ያው የአቅም ጉዳይ ሆነና አቅም ካለ ካለች ላይ ካለች ላይ መርዳት ጥሩ ነው አሪፍ ነው። የህሊናም ለህሊናም ጥሩ ነው። እረፍት ታገኛለህ። እና መርዳት ለሌላቸው መርዳት ያለህን አሪፍ ነው እረዳለሁ

በቡድን መስራት ትወዳለህ? ወይ አዎ በደንብ እወዳለሁ እንደውም ስራውም የሄደው የቡድን ስራ ከሆነ በተለይ በቡድን መስራት እወዳለሁ። ምክንያቱም አንዳንድ የግል ስራዎች አሉ የማያስፈልጉ እንደ የግል ስራ ለብቻ የሚሰሩ ስራዎች አሉ። ግን አብዛኛው ስራ የግል ስራዎችን በቡድን ስራዎች መስራት እወዳለሁ። እኔን ጀምሮና አብዛኛውን ስራዎቻችንን የምንሰራው በቡድን ነውና እወዳለሁ

ከፀሀይ ጥላ ይመረጣል። እመርጣለሁ ግን እንደ አካባቢያችን የወቅት አይነቶች አሉ። ክረምትማ አይነት አለ ፀሀያማ በጋማ አይነቶች ስላሉ። ፀሀይ በሚሆን ጊዜ ጥላ የሚወደድበት ጥላ በሚሆን እንትን በሚሆንበት ጊዜ ደግሞ ፀሀይ የምፈልግበት አለ። በክረምት ሰዓት ስለዚህ እንዲያው በጠቅላለው ጥላ እመርጣለሁ። በሚለው ልውሰደው

ጺም ታቆያለህ አዎ። ብዙ ጊዜ አቆያለሁ ያው እንደ ፀጉር የኔ ፀጉር ብዙውን ጊዜ ላዛ ስለሆነ ላምጩስ የሚባለውን ስለሚይዘው ደስ ይላል ከርዳዳ ነው። ጥቁር ነው ፀጉሬ የፀጉሬ ከለር። እና ጺም አቆያለሁ ብዙም ጊዜ እንደውም አብዛኛውንም በተለይ በታች አካባቢ ላይ ያሉ ባገጬ ስር ያሉ አካባቢዎች አቆያለሁኝ ጺሜን። እና ጥሩ ነው።

አዎ የደንበኛ እርካታን ታሳውቃለህ ነው። የሚለው በትክክል በደንብ አሳውቃለሁኝ ምክንያቱም የደንበኛ እርካታ የኔ እርካታ ስለሆነ የሰው እርካታ ለኔም እርካታ ነው። ጓደኛ ሰው ደንበኛ ሲረካ እኔ የረካው ያክል ስለሆንኩኝ እንደምረካ ስለማውቀው እርካታን ወዲያውኑ ለማሳወቅ እሞክራለሁ። አላዘገይም እንኳን እና ደንበኛ እርካታን አሳውቃለሁኝ

ይቅርታ መጠየቅ ቀላል ነው። ለአንዳንዱ ሰው ቀላል አይደለም ለአንዳንዱ ሰው ደግሞ ቀላል ነው። አሁን ለኔ ለኔ አሁን ይቅርታ መጠየቅን ቀላል አድርጌ ነው የምወስደው ምክንያቱም እረፍት ይሰጣል። ካጠፋው አንድን አካል ወይም ቤተሰብ ሊሆን ይችላል ጓደኛ ሊሆን ይችላል። ካጠፋሁ ይቅርታ ስጠይቅ አእምሮዬ ቀለል ይልልኛል። ጥሩ እንቅልፍ ይወስደኛል እና። ይቅርታ መጠየቅ ቀላል ነው ለኔ በጣም እጅግ ቀላል ነው ለኔ ጥሩ ነው።

አዎ የእቃ ቁጥጥር ታደርጋለህ ወይ? አዎ በትክክል። ምክንያቱም እቃ ከ በኋላ ቤት ውስጥ ነው የሚሆነው። ያ እቃ ብዙን ጊዜ በእርግጥ የሴት ነው። በቤት ውስጥም ባይሆን በውጭ አካባቢ እቃውች ከገቡ በኋላ እቃዎች የትም ወይ ወደ ሰፈር ጓደኛም በተለያየ ምክንያት የሚሄድ ከሆነ ያውቃት ተመልሶ እንዲመጣ ቁጥጥር አደርጋለሁ። አስተውላለሁ ያእቃ መቷል አልመጣም ብዬ ቸክ አደርጋለሁና። የእቃ ቁጥጥር አደርጋለሁ

ዜና በመስመር ላይ ታነብ የሚለው አላነብም ምክንያቱም ጋዜጠኛ አይደለሁም። እኔ ሌላ ስራ ነው ምሰራው ጋዜጠኛ ቢሆን በመስመር ላይ ዜና ማንበብ ይችላል። እኔ ግን ጋዜጠኛ ስላልሆንኩኝ ዜና በመስመር ላይ አላነብም። ምክንያቱም ሙያዬም ስላልሆነ በዛ ላይ የማንበቡም እንትን ትምህርቱንም አልወሰድኩትምና። ዜና በመስበር ላይ አላነብም

"ጠዋት ወይስ ማታ ሰው ነህ?" እኔ ጠዋትም ሆነ ማታ ሰው ነኝ። ስታስበው አልቀየርም ሰው ነኝ። ስለዚህ አስባለሁ በላለሁ፣ ጠጣለሁ፣ የነገ እቅዴን አሳካለሁ፣ ነገ ምን እንደሆንኩ ነገ ምን እንደምደርስ አቅዳለሁ አስባለሁ ሰው ነኝ እበላለሁ እጠጣለሁ። ስለዚህ ሁልጊዜም ሰው ነኝ ሌላ አይደለሁም። ሁልጊዜም ሰው ነኝ እና ጠዋትም ማታም ሰው ነኝ።

እሳት ለማንደድ ምን ትጠቀማለህ? እንግዲህ እሳት ለማንደድ። ክብሪት ክብሪት አለ የሚጫር እሳት የሚወጣው ራሱን በራሱ አያይዞ ክብሪት እጠቀማለሁ። እንዲሁም ደግሞ ሌላ የተለያዩ ሳም ማንደጃዎችን እጠቀማለሁኝ። ማንደጃ ምድጃ ምድጃ ወይም የእሳት ማንደጃዎችን እጠቀማለሁ

በቤተሰባችን? ምን አይነት በዓላት እናከብራለን በቤተሰብ እንግዲህ እኛ ቤተሰቤ የኦርቶዶክስ እምነት ተከታይ ናቸው። ስለዚህ እንትን ነው እምናደርግ። ገና እሚባል በዓል አለ ፋሲካ እሚባል በዓል አለ። ዘመን መለወጫ እሚባል በዓል አለ እነሱን ከቤተሰቦቼ ጋር በመሆን አከብራለሁኝ። እንደገና ዝክር እሚባል በዓላት አለ። እና እንደየ እንትኑ የልደት በዓል አለ። እነሱን ሁሉ እናከብራለን

ሽማግሌዎችን እንዴት ታከብራለህ? የሚለው ሽማግሌዎች አቅመ ደካማ ከመሆናቸው የተነሳ። ለምሳሌ መኪና ላይ በምንሄድ ሰዓት ቦታ በመልቀቅ። እና አንዳንድ ስራዎችን በማገዝ ለነሱ የሚያዳግታቸውን ስራ በማገዝ እረዳለሁኝ አከብራለሁ። እንደገና ልዩ ስም ጋሼ እንዴት ናቹ የጎንበስ በማለት። እያከበርኩ በትህትና ለማክበር እሞክራለሁ አከብራለሁ። ሽማግሌዎችን በደንብ ነው የማከብረው። አወራቸዋለሁ አዳምጣቸዋለሁ።

ሰዎች እንዴት ታስተናግዳለህ? በደንብ አስተናግዳለሁ መጀመሪያ ቅሬታ እንዲኖር ላለመስራት እፈልጋለሁ ማለት እሞክራለሁ ቅሬታዎች እንዳይኖሩ ለመስራት እሞክራለሁ። ግን ቅሬታዎች ካሉ ደግሞ ሰው ነን እና በላኩት በቅደም ተከተል መሰረት ለማስተናገድ በትህትና በፖላይት በትህትና ለማስተናገድ እሞክራለሁ። ቅሬታዎች እና ወዳውኑ ቅሬታዎችን ለመመለስ ደግሞ እጥራለሁ። ምንም ጥያቄ የለውም አስተናግዳለሁ

አዎ ይም የማስታውሰው ጥሩ መምህር አለ። በተለይ እ ታች ክላስ እ በምማር ሰዓት የሂሳብ መምህር አስታውሳለሁኝ። ከ እ አምስተኛ ክፍል እስከ ስምንተኛ ክፍል። በሚያስተምረኝ ጊዜ እ የሚያስተምር አንድ አበበ የሚባል የሂሳብ መምህር በጣም አስታውሳለሁ። ምክንያቱም በጣም በጥሩ ሁኔታ ያስተምራል እ ሁሉም ተማሪዎች ይወዱታል እንወደዋለን እኔም እወደዋለው። የማስተማር እ ስነ እ ስነ ዘዴው በጣም በጥሩ ሁኔታ ነው ለተማሪዎች ግልጽ በማድረግ ያስተምራል

የምትወደው ከተማ የት? ነው እንደኛ አካባቢና እንደኛ ሀገር ባህር ዳር ከተማን ሀዋሳን በደንብ እወዳታለሁ። ድሬዳዋን አዲስ አበባም ጎንደርን እነዚህ ከተሞችን እወዳቸዋለሁ። ምክንያቱም ባህርዳር ላይ ብንወስድ ጣና አለ ጣና ሀይቅ ስላለ እዛ ላይ መዝናናት መጎብኘት ያን ስለምፈልግ። እና የተለያዩ ሪዞርቶች ስላሉ እነሱን መጎብኘት ስለማይ ከተማው ሁኔታ ኢንፍራስትራክቸሩ ደስ ይላል። እና እነዚህን

ላፕቶፕ አለህ? አዎ በትክክል ላፕቶፕ አለኝ። እሰራለሁ። ትምህርት እየተማርኩም ስለሆነ ላፕቶፖችን ላፕቶፕ አለኝ፣ እጠቀማለሁ፣ ኦንላይን ስራ እሰራለሁ፣ ጽሁፍ እጽፋለሁ የተለያዩ ነገሮችን አደርግበታለሁ፣ ሶፍትዌሮችን እዘጋጃለሁ፣ የተለያዩ ነገሮችን ስለምሰራበት ሪከርድ ሁሉ እና ጽሁፎች እጽፍበታለሁ። ጎግል አደርግበታለሁ። እና ላፕቶፕ አለኝ።

በእግርህ ምን ያህል ርቀት መሄድ ትችላለህ ለሚለው? በእግሬ ቢያንስ በቀን እስከ አምስት ኪሎ ሜትር እንቀሳቀሳለሁ። ማለት ርቀት ያለው። በአንድ ጊዜ ሳይሆን በሂደት አንዳንድ ጊዜ አረፍ እያልኩ ስራ ብዬ ሰራሁ። ከሆነች ፌርማታ ወደሆነ ፌርማታ በእግሬ እንቀሳቀሳለሁ። እንደገና ስፖርትም ጠዋት ጠዋት ስለምሰራ በሩጫም በምንም አራት አምስት ኪሎ ሜትር እንቀሳቅሳለሁ። በቀን ስለዚህ ሲደማመር ብዙ ይሆናል ማለት ነው

ገንዘብ ቆጥባለሁ። ቆጥባለሁ አስቆጥባለሁ ምክንያቱም ገንዘብ ጀምረህ ገንዘብ ታላስቆጠብክ ለነገ ዋስትና ለልጆች ለመኖር አይኖርህም ማለት ነው። ስለዚህ ገንዘብ መቆጠብ ግድ ነው። እኔ ገንዘብ ቆጥባለሁም ልጆችም እንዲቆጥቡ አደርጋለሁ። ሌሎችም እህት ወንድሞቼ ዘመዶቼ እንዲቆጥቡ ምክር አገልግሎት እሰጣለሁና ገንዘብ እቆጥባለሁ። የግድ ነው

የምትወደው ቁጥር ስንት ነው? ነው የሚለው እኔ የምወደው ቁጥር ከወራቶቹ ውስጥ አስራ ሁለት ቁጥርን እወዳለሁ። ይሄም የምወድበት ምክንያት አስራ ሁለት ቁጥር ማለት። ሚካኤል ከወራቶች ውስጥ እኔ ኦርቶዶክስ ነኝ። የሚካኤል ቀን በኦርቶዶክስ ቤተ እምነት ውስጥ አስራ ሁለት የሚካኤል ቀን ነውና። አስራ ሁለት ቀንን ቀን አስራ ሁለትን ብዙ ጊዜ አከብረዋለሁ እወደዋለሁ እና አስራ ሁለት ቁጥርን እወዳታለሁ እወደዋለሁ

ምን የቤት እቃዎች ትጠቀማለህ ነው የሚለው እጠቀማለሁ እንግዲህ ቤት ውስጥ የሚገለገሉ ቤት እቃ መስሪያዎች ብረት ድስት የብረት ደስት ብርጭቆ ትሪ እንጀራ መብላያ ሻይ ቡሽ ሰርቪሶች ጄሪካ ላስቲኮችን እጠቀማለሁ። መቀመጫ ሶፋ እጠቀማለሁ። የተለያዩ ነገሮችን እጠቀማለሁ። የቤት እቃ የሚባሉ ነገሮችን እጠቀማለሁ።

አመራር ሚና የአመራር ሚና አለ ሆይ እንደው በተፈጥሮ በድገት አመራርነት ብዙም አይቸግረኝም አለኝ። እችላለሁ። በትምህርት በተለያዩ ሰርተፊኬት ባይኖረኝም። የአመራር ሚና በተወሰነ መንገድ የመምራት እንትኑ አለኝ። ጋይድ የማድረግ ቤተሰብ መራህ ማለት አመራር መሆን ትችላለህ? ከሰው ጋር አብረህ በመስራት እና ያው ጥሩ ነኝ አለኝ ማለት እችላለሁ

ምን አይነት ልብስ ትወዳለህ ነው? እኔ እንግዲህ ወንድ ነኝ። ሱሪ ከሸሚስ ጋር ብለብስ ደስ ይለኛል በተለይ የሀበሻ ልብስ። አንደኛ ሁለተኛ ደግሞ ሱፍ ከነ ጫማው ከነ ሽሚዙ ሱፍ ብለብስ የሱፍ ልብስ ብለብስ ደስ ይለኛል። እና ሸሚዝ በጨርቅ ሱሪ ሸሚዝ በጨርቅ ሱሪ ብለብስ እና በሹዝ ቴክስ ጫማ በቆዳ ጫማ ብለብስ ደስ ይለኛል። እወዳለሁ።